የምትወደው ፊልም ፕሪቲ ዉማን የተሰኘውን የጁሊያ ሮበርትስ ፊልም ነው። በዛ ፊልም ላይ ጁሊያ ሮበርትስ እንደ የተቸገረች የቋሚ ገንዘብ እንደሌላት ሴት ሆና ነው ምትሰራው። እና በሴተኛ ተዳዳሪነት የምትተዳደር ነበረች። ከዛ አንድ ባለሀብት። ጋ ትተዋወቅና ጊዜ ማሳለፍ ትጀምራለች ከእሱ ገቢዎችን ማግኘት ትጀምራለች በዛ ደግሞ እያለች ኑሮዋን ወደ ማሻሻል ውስጥ ትገባለች። ፊልሙ በሷ ሴት ህይወት ዙሪያ ከነበራት የሴተኛ ተዳዳሪነት ህይወት ጋር በተገናኘ ሚገጥማትን ፈተና እያሳየ የሚዘልቅ ፊልም ነው ማለት ነው። ትንሽ የሚያሳዝን አይነት ይዘት ያለው የሆሊውድ ፊልም ነው።

በትምህርት ቤት እያለው የምወደው ትምህርት የእንግሊዘኛ ትምህርትን ነበረ። እንግሊዘኛ ትምህርት በተፈጥሮዬ ለላንጉጅ ወይም ደግሞ ለቋንቋ ትምህርት ያለኝ ክህሎት ከፍ ያለ ስለሆነ እና ደግሞ እንግሊዘኛን በቀላሉ የመገንዘብ ችሎታ ስለነበረኝ እሱን በጣም አድርጌ እወደው ነበረ። በክፍል ውስጥም የማገኘው ውጤት ከፍ ያለ ነበረ። በቴስትም በፋይናል ኤግዛምም አጠቃላይ ደግሞ ከመቶም ተደምሮ ከፍ ያለ ውጤት አገኘ ነበረ። ስለዚህ እንግሊዘኛ ትምህርት ትልቁ የምወደው ሳብጀክት ወይም ደግሞ የትምህርት አይነት ነበር ማለት እችላለሁ።